በእጅ መሸመን አላውቅም ያው በእጅ መሸመን እኔ እንደ እኔ እንደ ራሴ ሳይሆን ራሱ ከባድ መስሎ ነው የሚታየኝ የሚሰራ ሰው አለ ማለት ነው የሚሰራውን ልጅ ሳየው በቃ በጣም ከባድ መስሎ ነው የሚታየኝ። ግን ልጁ እይ እስጀምርሀለው ቀላል ነገር ነው። ቀላል ነው ምናምን ይለኛል ግን በእጅ መሸመን ደግሞ ከባድ ነው ወገብ ያጎብጣል ምናምን ይጎዳል ምናምን ብሎ ስላለኝ ስራውን ለመስራት ያን ያክል አልጓጓሁም

ያው ማቅረቢያ ማድረግ እችላለሁ እኔ ለሰዎች ጥሩ ነኝ ማለት ያው በቃ ለሚቀልደኝ እቀልዳለሁ ሲሪየስ ለሚያራምድብኝ ያውትቼው አልፋለሁ በሲሪየስ ሙድ ለሚያልፈው በሲሪየስ ሙድ አልፈዋለሁኝ። እና ለሰዎች ጥሩና በጎ እንዲሁም ተጫዋች ምናምን እስከሆንኩ ድረስ ያው ማቅረብ ወይም ማቅረብ የማቅረብ ዘዴዎችን ምናምን መጠቀም ቅረቤታ አደርጋለሁ።

ጾም እጾማለው አባቶቻችን የሃይማኖት አባቶቻችን በሚያስተምሩን መሰረት ጾም እጾማለሁኝ እንዲሁም እናት አባቶቻችን ጾም ጹሙ ምናምን እያሉ። ምክር እና ትምህርት ስለሚሰጡን ጾም እጾማለው የምጾምበት ምክንያትም ሰውነቴን ለመጉዳት ነው። ሰውነትን መጉዳት ማለት ደግሞ የእየሱስ ክርስቶስ የፈጣሪያችንን ስቃይ እንደዚህ ነበር እሱ እንደዚህ ተሰቃይቶልናል የሚለውን ለማሳየት ነው።

የምወደው ፊልም አክሽን ፊልም ነው። አክሽን ፊልም በተለይ በህንድ የተሰራ ፊልም የቦክስ ምናምን ክስክስ ያለበት ፊልም ይመቸኛል። ምክንያቱም እነሱን ስታይ አንተም እንደነሱ እንደነሱ ወኔ ይኖረኛል እንደነሱ ለመሆኑ ምናምን በቃ ስፖርታዊ እንቅስቃሴ ለመስራት ኢንተርኔት ይኖረናል። እና የህንድ ፊልም ያው ይመቸኛል።

ውሳኔ መውጣት መስጠት እችላለሁ አዎ ያው ላየሁትና ለሰመሁት እንዲሁም መደረግ ላለበት ነገር መሰረታዊ የሆነ ሚሳናዊ የሆኑ ውሳኔዎች እና ፍትሃዊ የሆነ ውሳኔ መስጠት እችላለሁ። ምክንያቱም ወደኋላ ወደፊት ደግሞ ውሳኔ መስጠት ካለብኝ ለሰጠውት ውሳኔ ምንም መሸራረፍ ምናምን ነገር የለም። ለምሳሌ የኳስ ተጫዋች ዳኛ ብሆንና። ያን ዳኝነት እየዳኙ እያለ የተሰጠሁትን ውሳኔ። የተሳተ ቢሆን እኳን። እነሱ ላለማጣላት ያው ፍትሃዊ ወይም የመስመር ዳኞችን በማማከር ዳኝነት መስጠት እችላለሁ ማለት ነው። እንደ ሎካል ዳኝነት ስንናገር ነው።

ቀርከሐ አዎ በአካባቢያችን ያድጋል። ለምሳሌ በእኛ አካባቢ አንድ ገዳም አለ። እሱ ገዳም መድኃኒዓለም ይባላል። ወልድቤ መድኃኒዓለም ይባላል። እዛ አካባቢ ቀርካዎች አሉ እና በዛ በቀርካዎቹ አካባቢ ቀርካዎቹ ስላሉ በቀርካዎቹ ላይ የተለያዩ እንስሳዎችም አሉ። እንደዚህ ጦጣ ምናምን ያሉ ነገሮች እና ከቤተክርስቲያኑ ጀርባ ጸበል በአካባቢ ላይ ነው ያለው። እና ቀርካሐ አለ በአካባቢያችን።

አዎ ጥፍሬን እቆርጣለሁ ምክንያቱም ጥፍሬ አደገ ማለት በጥፍሬ ውስጥ የተለያዩ ቆሻሻዎች ይገባሉ እነዛ ቆሻሻዎች ደሞ ለተለያየ በሽታ ያደርገዋል። በዚሁ ላይ ደሞ እነዛ ቆሻሻዎች በጥፍሬ ላይ ገብተው ስታያቸው ጥፍሩ ምን ያክል እንደሚያስጠላና ቆሻሻ እንደያዘ ለተመልካች ራሱ ደስ አይልም። እና ጥፍሬን እቆርጣለሁ

የስልኬ ባትሪ እንደ አጠቃቀሜ ይወሰናል። ለምሳሌ ደህና አድርጌ ስጠቀምበት። ወይም ኦንላይን ዳታ አብርቼ ከዋልኩበት። ማክሲመም እንደው አምስት ሰዓት ወይም ስድስት ሰዓት ቢያስጠቅመኝ ነው። አምስት ሰዓት ወይም ስድስት ሰዓት ቢያስጠቅመኝ ነው እንጂ ከዛ በላይ ሊያስጠቅመኝ አይችልም። እና እንደተለያዩ ሙዚቃዎችን እንዲሁም ዳታ ሳላበራ ከሆነ ደግሞ። አንድ ቀን ማለቴ ያው እስከ አስራ ሁለት ሰዓት ጸዳ አድርጎ ያውለኛል።

እኔ ደሞዝ በየትኛውም ቀን አላገኝም። ምክንያቱም እኔ ገና ትምህርት ላይ ያለው እስከሆንኩ ድረስ ስለ ደሞዝ መቼ አገኛለሁ? መቼ አላገኝም? ምክንያቱም የደሞዝ ተከፋይ አልሆንኩኝም። የደሞዝ ተከፋይ እስካልሆንኩ ድረስ ደግሞ ደሞዝ መቼ ይመጣል? መቼ አይመጣም? እኔ የማውቀው ታዕምር ነው። ምናምን ነገር የለም። ይሄንን ነገር ደግሞ እንግዲህ ደግሞ ስታይከፋ የስሆን እናገራለው።

አሁን በዚህ ሰዓት የምደርስ ሰው ነኝ አሁን ላይ ያው አስራ ስምንት አስራ ሃያ አንድ አመቴ ነው። ሃያአንድ አመቴ እስከ ሃያ አምስት አመት ባለው ወደ ስራ በተሎ የምደርስ ሰው መስላለው ይመስለኛል። አዎ በዛ ሰዓት ደግሞ ጥሩ የምሰራበት የጊዜ ደረጃዬ ነው። በሃያ አምስት አመቴ ጸዴ ሰራተኛና ራሴን ይዤ ራሴን አቋቁሜ የምሰራበት ጊዜ ይሆናል ብዬ አስባለሁ።

አለመፍጨት አላውቅም ምክንያቱም አሁን ላይ ወፍጮ የተባለ የሚጠራ ዘመናዊ ይሄን መፍጫ እያለ በእጅ ፈጭቼ ተፈጭቶም አላውቅም እኔም ፈጭቼ አላውቅም ያኤንዋይስ ማዘሮቹ ምናምን ይሄ ክክ እየተባለውኝ እንደ ማርሳን እንደምስር ምናምን ነገሮችን ይፈጫሉ እነሱ ሲፈጩ አያለሁኝ እንጂ አሁን ላይ መፍጨት አላቅምም። ሲፈጭም እንደውም ይሄ ለእንጀራ ለምናምን የሚኖር የዱቄት እህሎቹ በዘመናዊ ወፍጮ ነው እንጂ የሚፈጩት ሴቶች ራሱን እነማዘር በዛ መፍጨት አቁመዋል

በስራም ሆነ ጓደኛ ያው ስራዬ ትምህርት እስከሆነ ድረስ ደግሞ በትምህርት ላይ ጓደኞች አሉኝ አዎን እነሱ ጓደኞቼ ጋራ አንቀሳቅሳለሁኝ። ከጓደኞቼ ጋር ወክ አደርጋለሁኝ ከጓደኞቼ ጋር የከበደንን ጥያቄ እንሰራለን። ሶ በጋራ የሚመጡ ችግሮችን ሶልቭ እናደርጋለን።

አወን በፍም ማብሰል አውቃለሁ ለምሳሌ የበቆሎ እሸት ማለት ነው የበቆሎ እሸት በፍም ነው እሚበስለው። በፍም ከበሰለ ደግሞ እንዴት እንደሚጣፍጥ በቃ ደስ ይላል። ከዛም ባለፈ ደግሞ እነዚህ የእርጥብ ስጋዎችን ምናምን የምናበስልበት። እነሱን የምናበስለው በፍም ስለሆነ ጣፋጭ ናቸው።